ለበጎ አድራጎት በተወሰነ መንገድ ያው እሰራለው ከተማ በተለይ ተማሪ እያለን ለተለያየ በጎ አድራጎት የሰርቭ ነፃ ሰርቪስ እንሰጥ ነበረ። አዎ አልፎ አልፎ እንደዚህ በጎ አድራጎት ስራዎች ሲያጋጥሙን ለሽማግሌዎች ምናምን ያሉበት ቦታ ላይ ስራ እንሰራለን።

አስታውሳለሁ በጣም እንዲሁም አሁን አስታውሻዋለሁ ስሙን ይሄ ኤለመንተሪ ተማሪ እያለን በጣም ማትስ እንደወድ ሂሳብን እንድወድ ያደረገኝ ቲቸር ባሃይሉ ይባላል። አሁን በአሁኑ ሰዓት የት? እንደሚኖር አላውቅም። ያኔ ወደ ራሺያ ስኮላርሽ አግኝቶ እንዲሄድ አውቃለሁ። ቲቸር ባሃይሉ አዎ

በ አ ብዙ ጊዜ ከብዙ አደጎች አደጋው ከአደጋዎች በመጠበቅ እድለኛነቴን በዛ አረጋግጣለሁ። ሌላ እንደዚህ የሎተሪ እድል ምናምን የለኝም። ከአደጋ የመጠበቅ ከአደጋ የመትረፍ እድል አለኝ።

ማታ ከስራ በኋላ ብዙ ጊዜ ወደ ቤት መሄድ እመርጣለሁ። አንዳንዴ ከጓደኞቼ ጋር ያው ትንሽ የተሻ ሻይ ቡና እንደ ማለት እንደ መጫወት እንደ መሰብሰብ መረጃ እንደ መቀያየር እናደርጋለን። ብዙ ጊዜ ግን ወደ ቤት ቀጥታ ነው ምሄደው።

አዎ በልጅነቴ እናቴ ሁሉን አይነት ሙያ አስተምራኛለች። ካስተማራችኝ ሙያዎች ውስጥ አንዱ ደቦ መጋገር ነው። ያው እንደ ወንድ ልጅ ያው እጄ ቢቃጠልም። አስልም ያስልም ዳኛ አለ ቻው እችላለሁ።

አዎ እሁድም መስራት በጣም እወዳለሁ። በጋራ የምትሰራውን ስራ ከብቻ ከምትሰራው ስራ በጣም በጣም የተሻለ ውጤት ስላለው። እኔ የቡድን ሰው ነኝ በስራ በኩል። ተባብሮ በፖዘቲቭ የሚሰራኝ ሰው ካገኘሁ በጋራ መስራት እወዳለሁ።